በእግር ምን ያህል ርቀት መሄድ ትችያለሽ? በእግር ብዙ ርቀቶችን መሄድ እችላለሁ። ብዙ ጊዜ ወደ ክፍለ ሀገር እያለሁኝ ብዙ ጊዜ ወደ ገዳማት ለመጎብኘት የመሄድ እድሉም ስለነበረኝ ከብዙ ሰዎች ጋር ተቀጣጥረን በዚህ በዚህ ሰዓት በዚህ ቀን። እንሄዳለን በዓላት በሚከበርበት ሰዓት ተቀጣጥረን ስለምንሄድ በዛ ሰዓት ክፍለ ሀገር ደግሞ ከተማም አለው የራሱ የሆነ ደግሞ ገጠሩ ክፍል አለ ተራራ ያለበት ማለት ነው። እና እኔ እስከ አንድ ቀን የሚፈጅ ጉዞ ተጉዣለሁ ገዳማት ለመሄድ ማለት ነው። እና ብዙ ትዉስታዎችም አሉኝ። ደስ ይላል ተራራ መውጣት ቢደክምም ፀሀይም ፀሀይም ይበረታል በጣም ያደክማል በርግጥ ግን። ብዙ ሰዎች ስለሆንን እየተደጋገፍን እጅ ለእጅ እየተያያዝን የደከመውን ሰው እያገዘን። እቃ እየተጋገዝን እያረፍን ከዛ ምግብ ይዘንም ስለምንሄድ ደግሞ የያዝነው ምግብም እየበላን ብዙ ጨዋታዎችን እየተጫወትን ጥላ ቦታ ላይ በመፈለግ ዛፎች ያሉበት ቦታዎች ላይ በመቀመጥ። ጨዋታዎች የልብ የልባችን እያወራን ትንሽ በማረፍ አየር በመውሰድ ደግሞ ጉዟችንን እየቀጠልን። እንደውም የሆነ ሰዓት መንገድ ላይ መሸብንና መንቀሳቀስ አልቻልንም ጨረቃም ስላልነበረች ለዛ እዛ የገጠር ማህበረሰብ በጣም የዋኅች ስለሆኑ። እንግዳም ተቀባይ ስለሆኑ ኢትዮጵያ ውስጥ በእንግዳ ተቀባይነት ስለሆነ የሚታወቀው ህዝቦቿ። ቤት አንኳክተን አሳድሩን ብለን እዛ አድረናልና መሬት ላይ። ማዳበሪያ ተነጥፎ እዛ ላይ በማደር ሌሊት ደግሞ ጉዟችን ጀምረን ወደ ገዳሙ የደረስንበት ቀን አለ እና በጣም መጓዝ ጥሩ ነው። በእርግጥ ከጤናማ አኳያ ጤናዬን ለመጠበቅ እረድቶኛል በጣም ጠንካራ ሴት እንድሆን አግዞኛል። ንቁ እንድሆን እና ጠንካራ እንድሆን እረድቶኛል። ግን እንደዛ በጣም የአንድ ቀን ጉዞ ወይም በጣም ርቀት ያለው ጉዞ በእግር መሄድ። አንደኛ እግሬ ለራሱ ይበሰብሳል ይሄ ውሃ ይቋጥራል በጣም ቁስል ያወጣልና ይሄም ምንድነው? በጣም ርቀት በእግራችን ብዙ ርቀት መጓዝ እንደሌለብንም ያሳያል። ቤት ውስጥ አሁን ደግሞ ቤት ውስጥ ስለምውል ስራም ፈላጊ እንደመሆኔ ስራ ለመፈለግ በምሄድባቸው ቦታዎች። ታክሲ መጠቀም ካለብኝ አጠር ያለ መንገድ ሆኖ ግዴታ ታክሲ አልጠቀምም ማለት ነው። በእግሬ ወክ አደርጋለሁ በእግሬ በመሄድ እየተናፈስኩኝ የራሴን የሰውነት የክብደትም እጠብቃለሁ ማለት ነው። ይሄ በእግር መሄዳችን የሚጠቅመን አንደኛ ከራሳችን ጋር እያወራን እንድንሄድ ንጹህ አየር እንድንተነፍስ ምክንያቱም ትራንስፖርት ውስጥ በጣም መኪና ውስጥ ብዙ ሰዎችም ስለሚሳፈሩ ብዙ ሰው ተጠቃሚ ስለሆነ የትራንስፖርት ንጹህ አየር የማግኘት እድሉ አይኖረንም። የብዙ ሰዎች ትንፋሽ ነው የምንሰማው እና ይሄን ደግሞ ንጹህ አየር እንድንተነፍስ በእግራችን መሄድ በጣም ደስ ይላልና እኔም በእግር መሄድ። አነስ ያለ ርቀትም ሆነ ራቅ ያለ መሄድ እችላለሁ ማለት ነው። እስካሁንም ጤነኛም ስለሆንኩኝ እርቀት ያለው ጉዞውም መጓዝ እችላለሁ በእግሬ ማለት ነው። ሁለተኛ ደግሞ የሰው ጫጫታ ስለሚኖር ትራንስፖርት ውስጥ ብቻ ብቻችን ሆነ ከጓደኞቻችን ጋር በእግር መሄድ በጣም ደስ ይላል ከጫጫታ እንርቃለን ማለት ነው። ሌላኛው መንገድ ይዘጋጋል በትራንስፖርት ስንጠቀም መንገድም ስለሚዘጋጋ አንዳንድ ቶሎ ለመድረስም መድረስ ካለብን ረጋ እያልን በእግራችን ብንሄድ ደስ ይላል ጊዜያችንን እንቆጥባለን ማለት ነው። ሌላኛው ደግሞ ትራንስፖርት ለመጠበቅ የምንፈጀው ሰዓት አለ እሱን ሰዓት ለመቆጠብ ደግሞ ቀደም ብለን ከቤታችን ወጥተን በእግር እየተራመድን ወደምንፈልግበት ቦታ ወደ ስራ ሊሆን ይችላል ወደ ቀጠሮ ያለበት ቦታ መሄድ እንችላለን ማለት ነው። እና በእግር መሄድ ለኔ ሰውነቴ መካከለኛ ክብደት እንዲኖረኝ ረድቶኛል። ምክንያቱም ስለምንቀሳቀስበት ብዙም ለስብ ወይም ለውፍረት አልዳረገኝም ማለት ነው ይሄም ረድቶኛል። በቦርጭ እንዳላወጣ አላስፈላጊ የሆኑ ስቦችን እንዳይከማች ጠቅሞኛል። አላስፈላጊ ስቦች ስለሚያቀልጥ እንደ ስፖርትም ስለሆነ ብዙ የርቀት መንገድ እሄዳለሁ እና እስከ አንድ ቀን በጣም የርቀት መንገዴ እስካሁን የአንድ ቀን ያህል ተጉዣለሁ ማለት ነው። አጠር ያለ ደግሞ እስከ ሰላሳ ደቂቃ እጓዛለሁ።

ኢሜል ትጠቀሚያለሽ አዎ ኢሜል እጠቀማለሁ። እንደውም ሁለት ኢሜል አለኝ ምክንያቱም አንዱን ኢሜል ብቻ አስፈላጊ አይደለም ሪከቨሪ ለማድረግ ስለሚጠቅም አንድ ሌላ ተጨማሪ ኢሜል እጠቀማሉ ማለት ነው። ኢሜል እንግዲህ የምትጠቀመው ከዩኒቨርሲቲ ከገባህ ጀምሮ ነው። ዩኒቨርሲቲ ከገባው ጀምሮ አንዳንድ ስራዎችም ሊሆን ይችላሉ። አንዳንድ መተግበሪያዎቹን ራሱ ለማውረድ የስልክ ላይ የሚጫኑ መተግበሪያዎችን ለማውረድ ሊሆን ይችላል። ኮምፒውተር ላይ የሚያስፈልጉን መተግባራዎችን ለማውረድ ኢሜል ስለሚጠይቀን መተግበሪያው ለዛ ኢሜል ግዴታ ስለሆነ። ኢሜል ያወጣሁት ዩኒቨርሲቲ በገባሁት ሰዓት ነው ማለት ነው። እያንዳንዱ መተግበሪያዎች ሳወርድ ኢሜል ስለሚጠይቀኝ ኢሜሌ መክፈት ግዴታ ስለሆነብኝ ከፍቼ ለዚህም አገልግሎት ተጠቅሜበታለሁ። እስካሁንም አዳዲስ መተግበሪያዎችን በማውርድበት ሰዓት ኢሜሎች ስለሚጠይቁኝ በኢሜሌ ነው የምከፍተው ለዚህም ጥሩ ነው። ለስልኩም ጥሩ ነው ማለት ነው። ሌላ ደግሞ ኢሜል ስልኬ በጣም ብዙ ፎቶዎች ወይም ብዙ ቦታዎች ሊይዙብኝ የሚችሉ ስላሉ ሚሞሬ እንዳይጨናነቅ የስልኩ ስቶሬጁ እንዳይጨናነቅ ኢሜል ላይ ማስቀመጣቸው ዶክመንቶች ስላሉ ኢሜል ከፍቼ በዛ መልኩ መጠቀም ችያለሁ ማለት ነው እስካሁንም እጠቀማለሁ። ሌላኛው ከተመረኩ በኋላ ደግሞ ስራዎችን ስፈልግ አንዳንድ በስልክ ወይም በኦንላይ የሚወጡ ስራዎችን ለማመልከት ኢሜል አስፈላጊ ነው በኢሜል ነው። ዶክመንቶችም መልከው ወደ ድርጅቱ ማለት ነው ስለዚህ ያሉኝን ዶክመንቶች ለመላክ ኢሜል ስለሚያስፈልገኝ በኢሜል ምክንያት ባለኝ ኢሜል ምክንያት ብዙ የኦንላይን ስራዎችን ለማመልከት በኢሜል ወደ ድርጅቶች ልኬያለሁ ማለት ነው። እስካሁንም እንደዛ ነው የማደርገው ብዙ ስራዎች ሲወጡ እየተከታተልኩኝ በኢሜላቸው የሚያስፈልጉ የጠየቁትን መረጃዎችን ደክመንቶችን በኢሜል በራሴ ኢሜል ልካለሁ ማለት ነው። ይሄም በጣም ጥሩ ነው። አንደኛ ሩቅ ሊሆን ይችላል ሰፈሩና ትራንስፖርት የማግኘት እድልም ላይኖር ስለሚችል ጊዜም እስከመቆጠብም ጥሩም ስለሆነ ኢሜል መኖሩ በጣም ወሳኝ ነውና ጠቅሞኛል እየተገለገልኩበት ነው ማለት ነው። ከዛም ደግሞ እንደዚህ አሁንም ኦንላይን ስራዎችን በኢሜል በመመዝገብ በኢሜል ኢሜልን በመጠቀም የኢሜሌን ኢሜሌን አካውንት በመጠቀም አንዳንድ ስራዎች የኦንላይን ስራዎችን ቤት ሆኜ እየሰራሁ ነው ማለት ነው። ለዚህም በኢሜል ምክንያት ነው። መተግበሪያዎቹንም ማወርደው እና ለዚህ ኢሜል በጣም ወሳኝ እና ብዙ ሰዎች መጠቀምም አለባቸው አሁን እንደ ግዴታም ነው። ማለት ስልክ ስማርት ስልክ እንደመጠቀማችን ያለ ኢሜል በጣም ከባድ ነው። ገና ስልኩን ኦን ስናደርገው ገዝተን ኦን ገና ስናደርገው ብዙ ነገሮች ጠይቆናል እና በኢሜላችን ቁጥጥር ውስጥ ከሆነ ይረዳናል ስልኩን ቢጠፋ ፓስወርድ የስልካችን ቁልፍ ቢጠፋብን እንኳን በኢሜላችን ማገናኘታችን ይጠቅመናል ማለት ነው። እንደዚህ ሶሻል ሚዲያዎች ደግሞ የራስ አካውንት ከፍተን ስንጠቀም እንደ ቲክቶክ አይነቶች እንደ ፌስቡክ ስንጠቀም አሁንም ፓስዎርዳችን ቢጠፋብን እንኳን የሚስጥር ቁጥራችን ቢጠፋብን በኢሜል መጀመሪያ ስንከፍት ፌስቡክ ሊሆን ይችላል። ቲክቶክ ስንከፍት መጀመሪያ አካውንት ስንከፍት የኢሜል ቁጥራችንን ብንጠቀም ከስልካችን ከጠፋ ወይም ደግሞ የሚስጥር ቁጥራችን ጠፍቶብን እነዚህ የፌስቡክ ወይም ቲክቶክ የመሳሰሉ ሶሻል ሚዲያ መጠቀም ስላማንችል። በኢሜል ከፍተነው ስለነበር ግን እንደገና መክፈት እንችላለን በኢሜላችን ስለሆነ የሚስጥር ቁጥራችን ወደ ኢሜላችን ይላካል ማለት ነው። ለዚህ በጣም ጥሩ መፍትሄ ስለሆነ ብዙዎችም እንደዚህ እያደረጉ ነውና እኔም ፌስቡኬም ሊሆን ይችላል። ቲክቶክ አካውንቴ በኢሜሌ ስለከፈትኩት አንዳንዴ የፌስቡክ የምስጢር ቁጥሬን ስረሳው ደግሜ ስገባ አላስገባም ሊል ይችላል እና ለዚህ በኢሜሌ ስለሆነ ግን ወደ ኢሜሌ ኢሜሌን አስገብቼለት ወደ ኢሜሌ የምስጢር ቁጥሩን ያስገባልኛል ማለት ነው። ለዛ በጣም ጥሩ መፍትሄ ነው ማለት ነው። እና ጥሩ ነው

ደብዳቤ መጽሐፍ ትወጃለሽ? አዎ በጣም ነው የምወደው። ድሮ በልጅነቴ ደብዳቤ እጽፍ ነበረ ጽሁፌም ስለሚያምር ጓደኞቼ ደብዳቤ እንድጽፍላቸውም እንድረዳቸው ስለሚጠይቁኝ እጽፍላቸው ነበር ማለት ነው። እና አንድ እስከ ስምንት ተማሪዎች እያለን ከዛ ማለት ብሎ ሃይ ስኩል ስንገባ ዘጠኝ እስከ አስራ ሁለት ባለውም ጓደኞቼ ለምሳሌ ለሚወዱት ሰው መልእክት ለማድረስ ለጓደኞቻቸው ሊሆን ይችላል። የፍቅር የፍቅር ጥያቄም ሊሆን ይችላል። እና ሴት እንድጽፍላቸው ሲጠይቁኝ የነሱ ሀሳብ በመስማት ከማን ወደ ማንም እንደሆነ ደብዳቤውን በትክክል በመጻፍ እንደውም ማሸጊያም አለው የራሱ የሆነ ማሸጊያ እንሰራ ነበር። በተለያዩ የስክርቢቶ ቀላማትን እያቅልምን ቆንጆ የደብዳቤ ማስቀመጫ እንጽፍና እንሰራና ከዛ በዛ በማሸግ ለሚፈልጉ ሰዎች እናደርስ ነበር። እና ደብዳቤ የመጻፍም ልምዱ ስላለኝ በጣም ነው የምወደው። ሌላኛው ደግሞ ለራሴ የምፈልጋቸው ነገሮች አሉ እንደ ደብዳቤ ጽፌ የማስቀምጣቸው ከሌሎች ሰዎችም ደብዳቤም ተቀብዬም ስለማውቅ እነሱም እስካሁን ድረስ አሉ እንደ እንደ ትዝታዎች እንደ ማስታወሻዎች ስለሆኑ አስቀምጣችኋለሁ ማለት ነው። ሌላኛው አሁን ላይ በርግጥ ቴክኖሎጂው ስለተራቀቀ እንደ ቴክኖሎጂውም መራመድ ስላለብን ብዙም ደብዳቤ የሚጠቀም ሰው የለም በእኛ ጊዜ ነበረ። የፍቅር ጥያቄ ካለንም በደብዳቤ ጽፈን ከማክበርም እና ከመፍራትም አንፃር ስለሆነ ደብዳቤ የመጽሐፍ ልምዱ ነበረን። አሁን ያሁኑ ጊዜ ግን ያሁኑ ልጆች ወይም ወጣቶች በካፌ ውስጥ ሊሆን ይችላል የተለያየ ቦታዎች በመገናኘት ፍቅራቸውን መገላለጽ። ወይም ደግሞ በስልክ ስልክ ላይ የራሱ የሆነ እንደ ሚሴጅ ወይም መልእክት መላኪያ ስላለ በተለያዩ ሶሻል ሚዲያዎችን ሊሆን ይችላል። በዛ ለግላቸው በመጻፍ ልክ እንደ ደብዳቤ መልእክታቸውን ያስቀምጣሉ ማለት ነው። ይሄ ደብዳቤ አሁን በወረቀቱም አለ በሶሻል ሚዲያ ውስጥ ደግሞ የምንልካቸው ደብዳቤዎች አሉ ማለት ነው። አሁን ላይ ብዙም ደብዳቤ ወረቀቱ ደብዳቤ የሚጠቀም ብዙ ሰው የለም ማለት ነው። ፍቅሩን ለመግለጽ ወይ መልእክት ለማድረስ ሌላ አሁን ላይ ደብዳቤ ሲባል እንግዲህ መልእክት የምናስቀምጥበት ስለሆነ ለስራ ደግሞ የምናመለክትበት አለ። እንደ ማመልከቻ ሆኖ በደብዳቤ መልኩ የሚጻፍ ለዚህም ብዙ ደብዳቤዎቹን ጽፌያለሁ ደስ የሚለኝ ነው ማለት ነው። መጀመሪያ ስለ ማመልከትበት ቦታ አድራሻውን በመጽሐፍ ስለ ድርጅቱ በማጥናት ምን ያህል ምን አይነት ስራ እንደሚፈልጉ ምን ምን ድርጅቱ ምን ስራ እንደሚሰራ በማጥናት እነዚህን በማጥናት ከመጻፌ በፊት እነዚህን አጠናና ከዛ በኋላ ደብዳቤ ላይ አሰፍራለሁ። ደብዳቤ መልክ ለድርጅቶች የስራ እድል እንዳገኝ እና መጠየቅ ያለብኝ ጥያቄዎችን በደብዳቤ መልክ እጠይቃለሁ ማለት ነው። ይሄ ደግሞ በወረቀቶችም አንዳንዴ ደግሞ በኢሜል መልክ ደግሞ ደብዳቤዎች ወይም እንደማመልከቻ አድርጌ ደግሞ እጽፋለሁ ለድርጅቶች ማለት ነው። ስራ እመለከታለሁ በደብዳቤ ምክንያት ማለት ነው እና ካልሆነ ደግሞ አሁን ላይ ወረቀቱም እየቀረ ስለመጣ በሶሻል ሚዲያ ልክ እንደ ቴሌግራም ቴሌግራም ሊሆን ይችላል ኢሞ ሊሆን ይችላል ዋትሳፕ አለ። ትዊተር ቲክቶክ እነዚህን ፌስቡኮችን እነዚህ የሶሻል ሚዲያዎችን ደግሞ በመጠቀም ደብዳቤ ለምፈልገው ሰው እልካለሁ ማለት ነው። ሰላምታ ከሆነ ሰላምታ በትክክል ተጽፎ ልካለሁ በፌስቡክ ብዙ ጊዜ በፌስቡክ ልካለሁ ብዙ ሰዎችን ማግኘት የምትለውን በፌስቡክ ስለሆነ የጠፉ ጓደኞች የተረሱ ጓደኞች ካሉ ፌስቡክ ላይ በማያቸው ወይም ስማቸውን ሰርች በማድረግ በመፈለግ። ደብዳቤ ሰላምታ ደብዳቤ ወይ መልእክት ካለኝ ማደርሰው መልእክት ካለኝ በዛ መልኩ አደርሳለሁ ማለት ነው። ከዛ በኋላ ነው በደብዳቤ ምክንያት ነው ከዛ በኋላ እነሱም አይተውት ይመልሱልኛል በደብዳቤ ምክንያት ከዛ በኋላ ስልክ ተቀይረን ነው። መደዋወል የምንችለው እና ቀዳሚው ነገር ደብዳቤ መጻፍ ነው። እና ደብዳቤ መጻፍ ከልምዴ ማንፃር በጣም ደስ ይለኛልና እወዳለሁ ብዙ ደውዳቤዎችንም እስካሁን ለጓደኞቼ መሆን ለኔ ጽፌያለሁ።

ምን ያህል ጊዜ መጽሐፍ ታነቢያለሽ? ብዙ ጊዜ መጽሐፍ የማንበብ ልምድ ስላለኝ እንደየልብ ወለዱ ወይም እንደ መጽሐፉ ይወሰናል። ምክንያቱም ብዙ የሚመስጠኝ መጽሐፍ ከሆነ ደስ እያለኝ ማነበው አይነት መጽሐፍ ከሆነ አሁን ለምሳሌ ከመጽሐፎች ያው ልቦለድ በጣም ደስ ሰለሚለኝ ልቦለድ በማነብበት ሰዓት። በጣም ለረጅም ሰዓት ለረጅም ጊዜ አነባለሁ። በቀን ወይም በሰአት ለመግለጽ ያክል። አሁን ለምሳሌ ብዙ ጊዜ ጠዋት አራት ሰዓት ጀምሬ እስከ ስድስት ሰዓት ለሁለት ሰዓት ያክል የማንበብ ልምድ አለኝ። ይሄ አይደብረኝም ምክንያቱም ልብ ወለድ በጣም ስለምወድ። ደስ ብሎኝ የጀመርኩት መጽሐፍ ከሆነ ቀጣይነቱ የሚያጓጉ አይነት መጽሐፍ ከሆነ ቀጣዩ ቀጣዩ ማንበብ ስለሚያጓጓኝ። ካለኝ ፍላጎት አንፃር አነባለሁ ማለት ለሁለት ሰዓት ያክል ማለት ነው። አንዳንድ እንደዚህ ምክር አዘል ይዘቶች ያላቸው መጽሐፎች ከሆነ ደግሞ እስከ ሰላሳ ደቂቃ ያክል ጊዜ አነባለሁ ማለት ነው። እነዚህ ብዙ ጊዜ ከሰባት ሰዓት እስከ ስምንት ሰዓት ባለው ወይም ደግሞ እረፍት ካረኩ በኋላ ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ባለው እነዚህን ምክር ማንበብ ስላለብኝ ምክር አዘል መጽሐፎችን እስከ ሰላሳ ደቂቃ ያክል አነባለሁ ማለት ነው። ልቦለድ ከሆነ ግን ከሁለት ሰዓት በላይ የማንበብ ልምድ አለኝ። በአንዳንዴ ብዙ ገጾች ሊኖር ይችላል መጽሐፉ በአንድ ሳምንት የመጨረስ ልምድ አለኝ። ደስ የሚል ልብ ውለድ ከሆነ ማለት ነው። የመጽሐፉ ዋናው መሰረቱ እኛ በጣም እንድናነብ ብዙ ሰዓታት የማንበብ ልምድ እንዲኖረን የሚያግዘን መጽሐፉ የመጽሐፉ አጻጻፍ። ይዘውቱ እና ታሪኩ ይዞት የሚነሳው የጻፈው የተጻፈው ታሪክ። ምን ያህል ያጓጓል ከአንዱ ገጽ ወደ ሌላኛው ገጽ ለመሸጋገር ደስ ብሎን ከሆነ በማይሰለች መልኩ የተጻፈ መጽሐፍ። ጥሩ ታሪክ ይዞ የተነሳ መጽሐፍ ከሆነ ብዙ ሰዓታትን የማንበብ ልምድ ይኖረናል ማለት ነው። ለዚህም ጸሐፊያኖች ትልቅ ሚና ይጫወታሉ ማለት ነው። አንዳንድ መጽሐፎች አቋርጡኝ አይሉም በቃ እንድታነብ የሚያስገድድ አለ በቃ ደስ ብሎህ እየጓጓህ የምታነበው አለ። እና ለዚህ ለዚህ ብዙ መጽሐፎች አንብቤያለሁ ልክ እንደ ኢትዮጵያ ውስጥ እንደመኖሬ ኢትዮጵያ ውስጥ የተጻፈ መጽሐፍ ልክ እንደ ፍቅር እስከመቃብር አይነት መጽሐፎች አሁን ፍቅር እስከ መቃብር እኔ በአንድ ሳምንት ያክል ጨርሼዋለሁ። በጣም አነባለሁ ቀን ለምሳሌ ሁለት ሰዓት ካነበኩ ማታ ደግሞ ሶስት ሰዓት ያክል ላነብ እችላለሁ እንቅልፍ እስኪመጣ ላነብ እችላለሁ። እና እንደዚህ እያደረኩኝ በሳምንት በሚሞላ ጊዜ መጽሐፉን ጨርሼዋለሁ ማለት ነው። ብዙ መጽሐፎች አሉ ብዙ ልብ ወለዶች አሉ። እና በተለይ ክረምት ሲሆን ደግሞ ዝናብ ይዘንባል ብርድም ስለሆነ በቆሎ እንጠብሳለን። እንደ ቤተሰብ ሰብሰብ ብለንና በዛ ሰዓት መጽሐፌን በማንሳት በቆሎዬን እየበላሁኝ የተጠበሰ በቆሎዬን እየበላሁ መጽሐፉን አነባለሁ ማለት ነው። ይሄ ደግሞ በጣም ልዩ ቀን እንዳሳልፍ ይረዳኛል ማለት ነው። መጽሐፎች በጣም ሊበረታቱ የሚገቡ ናቸው። እና አሁን ላይ ብዙ ሶሻል ሚዲያ ላይ ሰአታችንን እናጠፋለን ለዛውም ለማን ብዙም የማይጠቅመን ነገሮችን በማየት ማለት ነው። መጽሐፎችን ስናነብ ግን አንደኛ ራሳችንን ከማዝናናት ባሻገር ብዙ ትምህርቶችን እናገኛለን እንደ ባለታሪኮቹ ሊሆን ይችላል ብቻ ብዙ ትምህርቶችን የማግኘት እድሉ ስለሚኖረን። ብዙ ማንበብ መጽሐፎችን ብዙ ማንበብ አለብን ማለት ነው። እና ከዚህ አንፃር እስከ ሶስት ሰዓት ሳላቋርጥ እስከ ሶስት ሰዓት ያህል ለሶስት ሰዓት ሰዓታት ያህል መጽሐፍ አነባለሁ ማለት ነው። እና ልምድም አለኝ እና ብዙ መጽሐፎችን በመግዛት ስልክ ላይም ወይም በማውረድ ብዙ መጽሐፎችን አንብቤያለው። እንደነ ሰመመን እንደነ ብርቅርቅታ ብዙ መጽሐፎችን ጽፌያለሁ ጸሐፊያኑም በዚህ አጋጣሚ ላመሰግናቸው እወዳለሁ። ምክንያቱም የሚጽፉት መጽሐፍ እኛ እንድናነብ እኛ እንድንጠቀም እውቀት እንድንገበይ ስለሆነ ብዙ እውቀቶችን ገይብቻለሁ። ከዛ ማለፍ ብሎ ደግሞ እንደ መዝናኛ ጊዜ እንደ ማሳለፊያ ደግሞ በጣም ጠቅሞኛል ማለት ነው። አንዳንዴ በጣም ድብርት ሲሰማኝ ጭንቀት ሲሰማኝ መጽሐፎችን ልብ ወለድ መጽሐፎችን በማንበብ እራሴን አረጋጋለሁ ከጭንቀትም አድኛለሁ ማለት ነው። እና ከሶስት እስከ ሶስት ሰዓት ያክል አነባለሁ

ፍየል አይተህ አይተሽ ታውቂያለሽ? አዎ እንዴ ፍየል ያው ኢትዮጵያም ደመኖሬ ፌሎች፣ በጎች፣ ከብቶችን አያለሁ። ብዙ ጊዜ አለው ማለት ነው። እና ደግሞ የክፍለ ሀገር ሰውም እንደመሆኔ የተወለድኩበት ከተማ ላይ ብዙ ፍየሎች ያሉበት ከተማ በመሆኑ ብዙ እንስሶች፣ የቤት እንስሶች ያሉበት ከተማ ቴዎሎችን እያየሁ ነው ያደግኩት ማለት ነው። ማየት ብቻ አይደለ። ፍየል አባቴ ፍየል በ የፍየል ስጋ በጣም ይወድ ስለነበረ ብዙ ጊዜ ለበዓላት ወይም በሚፈልግበት ሰዓት ፍየል ነው። ብዙ ጊዜ የሚገዛውና የፍየል ስጋ በጣም ነው የሚጣፍጠውም። ስለሚባል ሰውነትም ይጠግናል አጥንት ይጠግናል ያጠነክራል ስለሚባል በሚታመም በሰአት ራሱ ፍየል ብዙ ጊዜ ፍየል ስለሚገዛ ብዙ ፍየሎችን አይቻለሁ። ማለት ነው። በምግብም በልቻለሁ። የፊየል ስጋ እየበላሁ ነው ያደኩት ማለት ነው። እንደውም አሁን እዚህ አዲስ አበባ ላይ ፍየል ብዙም አላይም እና ከተማም እንደ መሆኑ ፍየል አይቼ አላውቅም። እዚህ አዲስ አበባ ላይ እንጂ ክፍለ ሀገር ላይ እንደመወለዴ የገጠሩ የገጠሩ ማህበረሰብም የከተማ ማህበረሰብ ፍየል ያረባሉ ስለሚያረቡ እንደ አጋጣሚ ሆኖ እኛ ቤት ፍየል አና አናረባም ግን ጎረቤቶች ጋር ነበሩ ፍየሎች። እና እዛ ላይ አያቸዋለ። ፌየሎች እኔ እንደውም በጣም የምወደው በጎችን። ነው የምወደው እንደ ስማቸው በጎች በየውሃዎች ለሚመሰሉም በጎች ደስ ይሉኛል። ሳያቸውም ምክንያቱም ፍየሎች ብዙ ሰው የማይወዳቸው አንደኛ ፍየል ማርባት በጣም ከባድ ነው ይላሉ ምክንያቱም ከአንድ ቦታ ወደ አንድ ቦታ የመቅበጥበጥ ነገር አለባቸው። ማለት አንድ ቦታ አይቆዩም አይጸኑም እና ለዚህም በጣም የሚማርሩ አሉ እረኞችን በጣም ስለሚማርሩ በጎች ቢጠብቁ ነው ደስ የሚላቸው። እና አብዛኛው ጊዜ የፍየል የፍየል በቁጥር ከበግ መጠን ከበግ ቁጥር አንፃር ያነሰ ነው ማለት ነው። በዚህ ጊዜ ክፍለ ሀገር በጎች ናቸው። ሚባዙት ወይም በጎች ናቸው። የሚያረቡት እና ለዛም የፍየል መጠኑ አነስ ያለ ነው። ማለት ነው። አንድ አልፎ አልፎ ነው ላይ የምንችለው እና ግን ፍየል አይቼ አውቃለሁ። እና ከፍየሎች ጋር ነው ያደኩት ብልም አይከበድም። ምክንያቱም ክፍለ ሀገር የክፍለ ሀገር ሰው ግዴታ ከፍየሎች ጋር ከበጎች ጋር ከበሬዎች ጋር ነ። ጊዜውን የሚያሳልፈው እና እዛ ራሱ ፍየል ባይኖረኝ ራሱ የጎረቤት ሊሆን ይችላል። ወይም ንፋስ ልቀበል ወደ በረሃ በወጣሁ በምወጣበት ሰዓትም የክፍለ ሀገር ሰው ወይም የገጠሮቹም ሰዎች ፍየል እረኞች ፍየል እየጠበቁ ሳር እያስበሉ ውሃ እያጠጡ ላይ እችላለሁ። ከዛ አለፍ ብሎ ደግሞ ለበዓላት ደግሞ ገበያ ላይ ገበያ ላይ ስወጣ ፍየል ብዙ ፍየሎች ለሽያጭ ይቀርባሉ። ማለት ነው። ለዚህም አባቴ ፍየል በጣም ይወድ ስለነበረ ብዙ ጊዜ ቤታችን ፍየል ነው የሚታረደው ብዙ ፍየሎች ታርደዋ። እስካሁን እና እኔም ወድጄዋለሁ። የፍየል ስጋ በጣም ጠፋጭ ነው። ከበግ ፍየል አንፃር የፍየል ስጋ በጣም ተመራጭ ተወዳጅ እና ተፈላጊ ነው። እዚህ የአዲስ አበባም ብዙ ጊዜ የፍየል ስጋ ስጋ የሚሸጥባቸው ሉካንዳዎች ውስጥ የፍየል ስጋ ማግኘት በጣም ከባድ ነ። አልፎ አልፎ ነው የሚሸጠው እና በዛ በ ሲገኝ ራሱ የፍየል ስጋ ትንሽ ከበሬው ስጋው አንፃር ጨመር ይላ። የዋጋ ጭማሪም አለው። ማለት ነው ይሄም ከተፈላጊነቱ አንፃር ነው ብዙ ሰዎች ከመፈልጋቸው አንፃር ትንሽ የዋጋም መጨመር ወይም የመወደድ ይታያል ማለት ነው። እና ያን ያክል ልናገኘው አንችልም። በፈለግነው ልኳንዳ ቤት የፌየል ስጋ አይገኝም በአቅራቢያ ማለት ነው። ብዙ ተፈልጎ ነው ሊገኙ የሚችለው እሱም ዋጋውም ብዙ ሰው ሊገዛው አይችልም። በሚል ብዙ ጊዜ የበሬ ስጋ ነው ልክ አንዷ ቤቶች ልክ አንዷ ቤቶች ጋር የስጋ ቤቶች ጋር የሚሸጠው ማለት ነው። እና እኔ ግን ብዙ ጊዜ ቤት እያለሁኝ። እስከ አስራ ስምንት አመቴ ክፍለ አጋን እንደመኖሬ ብዙ በዓላትን በፍየል አሳልፌያለሁ። ማለት ነው በፍየል ስጋ እና ደስ ይላልም ጥሩ ነው እውነታቸውም ነው አጥንት የሚጠግን አባቴ ታሞ በነበረበት ሰዓት የፍየል ስጋ እየበላ ነው የዳነው እና የፍየል ፍየል አይቼ አውቃለሁ። በህይወትም እያለች